ምን አይነት ቦርሳ ትጠቀማለህ ለሚለው ጥያቄ? ቦርሳ በእለታዊ ህይወታችን ውስጥ ቀላል ነገር ቢመስልም ትልቅ ጥቅም ያለው መሳሪያ ነው። ከፀሀይ ቀጠሎ ለመጠበቅ ከዝናብ ለመሸሸግና ከአየር ሁኔታ ለመከላከል ቦርሳ እጅግ አስፈላጊ ናት። ምን አይነት ቦርሳ ትጠቀማለህ የሚለው ጥያቄ ቀላል ቢመስልም ህይወታችንን ስለ ስለ ህይወታችን ስለ አካባቢያችን እና ስለ የግል ምርጫችን ብዙ ነገር ያሳያል። አንዳንድ ሰዎች ቀላልና ትንሽ ወርሳ ይጠቀማሉ ይህ የአይነት ቦርሳ ቀላል ስለሆነ ለመያዝ እና ለመሸከም አመቺ ነው። በቦርሳ ውስጥ በቀላሉ ማስገባት እንችላለን እቃ ማስቀመጥ እንችላለን ብዙ እቃዎችን ይይዝልናል። በድንገት በድንገት ዝናብ አብ ሲመጣ ወይም ፀሀይ ሲበረታ በፍጥነት መውጣት ይቻላል። ስለዚህ ቦርሳዎች በተለይ ለተማሪዎች ለሰራተኞች እና ብዙ ጊዜ እንቅስቃሴ ለሚያበዙ ሌላ የሚንቀሳቀሱ ሰዎች በተመጣጣኝ ናቸው። ሌሎች ደግሞ ትልቅ እና ጠንካራ ቦርሳ ይመረጣሉ ይህ አይነት ቦርሳ ብዙ ዝናብ ሲወድ ወይም ፀሀይ በጣም ሲበረታ። ይበልጥ ጥቅም አለው ሰውን ብቻ ሳይሆን ከእርስ ከእነርሱ ጋር ያለውን የንብረት ይጠብቃል ንብረቶችን በጣም ነው የሚጠብቀው ከመሰረቅ በትራንስፖርት ጊዜ ከመሰረቅ ከእቃው ሴፍቲ አንፃር ብዙ ነገር ይጠብቃል። አንዳንድ ጊዜ ሰዎች አንድ ትልቅ ቦርሳ በአንድ በጋራ ይጠቀማሉ በተለይም ወላጆች ከልጆቻቸው ጋር ሲጓዙ የሁላቸውንም እቃ በአንድ ተለቅ ያለ ቦርሳ ውስጥ ያስቀምጣሉ ማለት ነው። ይህ ጓዞችን ለመቀነስ እና አንድ በዛ ያለ የሶስት ሰው ወይ የቤተሰብ ቃን በአንድ ቦርሳ ውስጥ ለማድረግ ለመጓዝ ለመንቀሳቀስ ይጠቅማል ማለት ነው። በቀለም የተለያዩ ቦርሳዎች አሉ አንዳንድ ሰዎች ጥቁር ወይም ነጭ ቀለም ያላቸውን ቦርሳዎች ይመርጣሉ እነዚህ በስራ ቦታ በመደበኛና ሁኔታ በከተማ ውስጥ ይኖራሉ እነዚህን ለመጠቀም ደግሞ ይመቻሉ። ሌሎች ደግሞ ቀይ ሰማያዊ አረንጓዴ ወይም በዘሌ ሞሉ ቦርሳዎች ይወድዳሉ ይህ የግል ስሜትና ደሳን ያሳያል። ህፃኖች ደግሞ እነዚህን ከለር ከለራማ የሆኑ ቦርሳዎችን ይመርጣሉ ማለት ነው። አንዳንድ ቦርሳዎች በፀሀይ ለመከላከል ብቻ የተሰሩ ናቸው። እነዚህ በተለይ በበጋ ወቅት ጠቃሚ ናቸው ፀሀይን በቀጥታ ከሰውነት ላይ ይከላከላሉ። ሙቀትንም ያነሳሉ በአንዳንድ ሀገራት ይህ አይነት ቦርሳ ከዝናብ ቦርሳ ይልቅ በጣም የተለመደ ነው። እንዲሁም ዘመናዊ ቦርሳዎች አሉ አንዳንድ ቦርሳዎች አንዳንዶቹ በአንድ አዝራር ይከፈታሉ ይህ ማለት በአንድ ዚፕ ማለት ነው። አንዳንዶቹ ውስጥ ውሃ የማይዝ ጨርቅ አላቸው ውሃውን የማንሳፈፍ አቅም ያላቸው ወደ ውስጥ ገብቶ ቦርሳውን አልፎ ገብቶ ቦርሳው ውስጥ ያለውን እቃ አይነኩም ማለት ነው። ሌሎች ደግሞ ንፋስን የሚቋቋሙ ናቸው ይሄ ቴክኖሎጂ ቦርሳን የበለጠ ጠቃሚ አድርጎታ ለተጠቃሚም ጥሩ እቃ ቀርቦለታል ማለት ነው። ቦርሳ በመጠቀም ተግባራዊነት ከተግባራዊነት በላይ ባህላዊና ስነ-ልቦናዊ ትርጉሙም አለው አንዳንድ ሰዎች ቦርሳቸውን እንደየራሳቸው መለያይ ያዩታል። ሌሎች ደግሞ ቦርሳው መያዝ እንደ ስነ ስርዓት ይመለከቱታል። የ የስራ ወዳድነት በዛ መልኩም ሊገለጽ ይችላል ምክንያቱም የመስሪያ እቃዎችን የምትገለገልበትን በስራ በስራ ሰዓት ላይ እነዛን ሁሌም በጥንቃቄ የመያዝ ስርዓትን ያዳበሩ ሰዎች ሁል ጊዜ ቦሳን ይጠቀማሉ ማለት ነው። በመጨረሻ ምን አይነት ቦርሳ ትጠቀማለህ? የሚለው ቀላል ጥያቄ ቢመስልም ስለ አካባቢያችን እና ስለ አየር ሁኔታው ስለ ህይወት አይነት እና ስለ የግል ምርጫችን ነገ ትንሽ ቢሆንም ቦርሳ የእለት ህይወታችንን ያቀላጥፋል። አሁን በዚህ ዘመን ደግሞ አሁን በዚህ አመት በእኛ በኢትዮጵያ በዚህኛው ባልንበት አመት ፕላስቲክ ነኮች በመንግስት ደረጃ የተከለከሉበት ሁኔታ ነው ያለው። ስለዚህ የብዙ ሰው ቀለል ያሉ ቦርሳዎችን እየፈለገ እነሱን መጠቀም ጀምሯል። እና እስካሁን ከነበረው ይልቅ የቦርሳ እና ቀለል ያሉ የቦርሳ ዝርያዎች የህዝቡ የመጠቀም ሁኔታው በጣም እየጨመረ ነው። የሚመጣው ምክንያቱም ፕላስቲክ ቦርሳዎች ኦሬዲ ከገበያው እየወጡ ነው። እናም ከፍተኛ የቦርሳ ፍላጎቱ እየጨመረ ይመጣል። በ ከዚህ አመት ጀምሮ በቀጣይ ሁለት ሶስት አመታት ውስጥ በጣም ሙሉ በሙሉ ህዝቡ ከፕላስቲክ ወጥቶ ቦርሳን ይጠቀማል ብዬ አስባለሁ።